ባህላዊ ልብስ ትለብሳለህ ብለህ ለጠየቀኝ ጥያቄ እኔ ባህላዊ ልብስ እስካሁን ድረስ ለብሼ አላውቅም። ግን ባህላዊ ልብስ ያለኝ አመለካከት በጣም ጥሩ ነው። ደስ ይለኛል ባህላዊ ልብስ የለበሱ ሰዎችን ሳይ። ለአመት በዓል ለሰርግ ለተለያዩ ፕሮግራሞች የሚለበሱ ባህላዊ ልብሶች። በኢትዮጵያ በጣም የታወቀና በጣም ደስ የሚል ነው። እንዲሁም በአለም ላይ ያሉ ቱሪስቶች ወደ ሀገራችን ሲመጡ በጣም ደስ ይላችኋል ይሄንን የልብስ አይነት። ሰዎች ለብሶ ሲያዩ እኛም በጣም እንገረማለን። ምክንያቱም አሰራሩ በጣም የሚደንቅና በእጅ የሚሰራ በአካባቢያችን ከሚገኝ ከጥጥ የሚሰራ። በባህላዊ የልብስ አለባበሱ በጣም ድንቅ ነው በጣም ደስ ይላል። በፋብሪካ ሳይሆን በእጅ በመሰራቱ። ምን አይነት ጥበብ የታከለበት ነው? ብለን በጣም እንገርማለን እኛ እራሳችን። የሆነ ጊዜ ገዝቼ መልበሴ አይቀርም በጣም እመኛለሁ እፈልገዋለሁ ማለት ነው። እንደዚህ አይነት ጥያቄ ስለጠየቀኝ በጣም አመሰግናለሁ።

በእንጨት እሳት ማብሰል ታውቃለህ ለሚለው አውቃለሁ ከዚህ በድሮ ጊዜ። መብራት ሲጠፋ እንዲሁም በማድ ቤት ውስጥ በእንጨት እናበስላለን በእንጨት ማብሰል። አውቃለሁ ሰርቼበታለሁ። በእንጨት ማብሰል ትንሽ ለጤና አስቸጋሪ ነው ምክንያቱም ከእንጨቱ የሚወጣው ጪስ ለሰውነታችን እንዲሁም ለአይናችን ጉዳት አለው። ስለዚህ ነው ሰወች በኤሌክትሪክ ማብሰል የሚመከረው። በኤሌክትሪክ ሲያበስሉ ምንም አይነት ጭስ አይኖረውም ማለት ነው። እንደዚህ አይነት ልምዶች። በጪስ በማብሰል አይናቸውን የሚታመሙ ሰዎች አሉ። እንዲሁም በልብሳችን ላይ በእንጨት ስናበስል ጠረን ያመጣል። የጪሱ ሽታ እቤቱንም ያበላሻል የቤቱን ከለር ያበላሻል። ስለዚህ በእንጨት ከማብሰል በኤሌክትሪክ ማብሰል የተሻለው ነው ብዬ እገምታለሁ።

አዳዲስ የስራ ግንኙነቶችን ለመፍጠር ሁልጊዜ እየጣርኩ እገኛለሁ በመስመር ላይ የሚሰሩ ስራዎችንም ለመስራት እንዲሁም በመስመር ላይ ቪዲወ እንትኖችን በመመልከት በመማር የስራ ግንኙነቶችን እየፈጠርኩ እገኛለሁ። በኢሜል ለድርጅቶች ለተለያዩ ግለሰቦች በመላክ የሚሰሩ ስራዎችን እየጠየኩኝ። የስራ ግንኙነት በመፍጠር በቢሮ በኩልም ከቢሮ ወደ ቢሮ የተለያዩ የመስሪያ ቤቶችን የስራ ግንኙነት ለመፍጠር ከፍተኛ ጥረት እያደረግን እንገኛለን። የስራ ግንኙነት መፍጠር በጣም አስፈላጊ ነው። ምክንያቱም የተሻለ ህይወት በቀጣይነት የተሻለ የስራ ለመፍጠር ሲባል የስራ ግንኙነት በጣም አስፈላጊ ነው። ግለሰብ ከግለሰብ ግለሰብ ከድርጅት ጋር እንዲሁም ድርጅት ከድርጅት ጋር የስራ ግንኙነት መፍጠር በጣም አስፈላጊ ነው። እንዲህ አይነት ጥያቄ ስለጠየከኝ አመሰግናለሁ ሌሎች ጥያቄዎችን ለመመለስ ዝግጁ ነኝ።

መስኮት ክፍት ትተዋለህ ለሚለው ጥያቄ ምላሽ ለመስጠት ነበረ። አብዛኛው ጊዜ መስኮቴን ክፍት ትቼ ነው የምሄደው ምክንያቱም እኔ ያለሁበት አካባቢ ሙቀታማ ስለሆነ ከስራ በኋላ ወደ ቤቴ ስመጣ የታፈነ ቤት አየር ማይገባበት ቤት እንዳይመስል ታፍኖ ከሚጠብቀኝ አየር እየገባ ቤቴ መስኮት ከፍታለው ማለት ነው። መስኮቷ አነስተኛ ስለሆነች ክፍት አደርገውና እሄዳለሁ አየር ይገባል። ስመጣ ቀኑን ሙሉ ክፍት የሆነ ቤት ምንም ያልታፈነ አይነት ምንም ሳፎኬሽን የተለያየ ሽታዎች ያሌሉበት ታፍኖ የተዘጋ ቤት እንዳይመስል ለማድረግ ስለምፈልግ። አየር እንዲገባ መስኮቴን ክፍት አድርጌ ነው ወደ ስራ የምሄደው አብዛኛው ጊዜ። ማታም በተወሰነ ደረጃ አልፎ አልፎ ቢንቢ እንዳይገባ በሚል ብቻ ነው የምዘጋው እንጂ ሌሊትም ክፍት ነው የሚሆነው። አነስተኛ መስኮት ስለሆነ ክፍት መሆኑ አየር እንደ ልብ ወደ ውስጥ እንዲገባ ከውስጥም ያለው ሙቀት ወደ ውጪ እንዲገባ ይረዳናል ማለት ነው። መስኮት ክፍት ማድረግ አየር እንዲገባ ምንም አይነት የውስጥ የታፈነ አየር እንዳይኖር ያደርገዋል ማለት ነው። ይሄ ይጠቅመናል ማለት ነው። አየር ከውጪ ወደ ውስጥ ወደ ቤት ውስጥ እንዲገባ ይረዳናል። ንጹህ አየር ይገባል ማለት ነው ወደ ቤት

ቅመማ ቅመም የበዛበት ምግብ ትወዳለህ ብለህ ለጠየከኝ ጥያቄ? አብዛኛው ጊዜ እኔ ቅመም የበዛበት ሳይሆን መጠነኛ የቅመም የተጨመረበት ምግብ ይጣፍጣልም ለጤናችንም ጠቃሚ ነው ብዬ አስባለሁ። ስለዚህ ቅመም የበዛበት ሳይሆን መጠኑን የጠበቀ ለጤናችን። እንዳይጎዳ በሚል የተወሰነ ቅመም የተጨመረበት ሁልጊዜ ቅመም ባይጨመር ጥሩ ነው። ምክንያቱም አልፎ አልፎ ቅመም በበዛ ቁጥር ለጤናችን ጎጂ ስለሚሆን የተወሰነ ጊዜ አልፎ አልፎ ቅመም የተጨመረበት ምግብ ብንበላ ጤና ይሰጠናል ማለት ነው። እንደዚህ አይነት ጥያቄዎችን ለመመለስ ዝግጁ ነኝ።

በስራ ላይ ምን ተግዳሮት አለ? ብለህ ለጠየከኝ ጥያቄ ምላሽ ለመስጠት ነው። በስራ ላይ ብዙ ተግዳሮቶች አሉ ሰራተኛን በተመለከተ ያሉት ተግዳሮቶች አነስተኛ ደሞዝ ለሰራተኛ መከፈል ነው። እኔ በምሰራበት የተቋም እኔንም ጨምሮ እንዲሁም ሰራተኞች። አነስተኛ ደሞዝ ነው የሚከፈለን አነስተኛ ደግሞ ሲከፈለን የቢክራይ ወጪ ከፍተኛ መሆን፣ የትራንስፖርት ወጪ ከፍተኛ መሆን፣ የኑሮ ውድነቱ ከፍተኛ በመሆኑ ሰራተኞች ደስተኛ ሆኖ እንዳይሰሩ ያደርጋቸዋል ማለት ነው። ስለዚህ ብዙ ተግዳሮቶች ያሉ። በተማሪዎች በኩል ደግሞ እኔ በምሰራበት ተቋም በተማሪዎች በኩል የትምህርት ክፍያ ከጊዜ ወደ ጊዜ መጨመር እንደ ተግዳሮት ያያሉ ማለት ነው። ብዙ ተግዳሮቶች ያሉ በዚህን ሰዓት። ስለዚህ እንደዚህ አይነት ጥያቄዎችን ለመመለስ እችላለሁ አመሰግናለሁ።

ስለ ፀጉር መንከባከብ ትወዳለህ ብለህ ለጠየከኝ ጥያቄ? አዎ በተቻለ መጠን ፀጉሬን ንጽህናውን መጠበቅ ቅባት መጠቀም እንዲሁም መንከባከብ እወዳለሁ ማለት ነው። ፀጉራችን ፊታችን ጥንቃቄ ያስፈልገዋል ማለት ነው። ለፀጉራችን ከፍተኛ ጥንቃቄ ማድረግ ይጠበቅብናል። ፀጉራችን ቢቻል በሳምንት አንዴ ከታጠብን በኋላ ቅባት መቀባት እንዲሁም ማበጠር የተለያዩ ባክቴሪያዎች እንዳይራቡ ይረዳናል ማለት ነው። ስለዚህ ለፀጉራችን የምንሰጠው ትኩረት ከፍተኛ ጥንቃቄ ያስፈልገዋል። ፀጉር ይበጣጠሳል ይራገፋል ስለዚህ ከቤት ውጪ ፀጉራችንን በማበጠር በመታጠብ ንጽህናችንን መጠበቅ ያስፈልገናል ማለት ነው። እንዲህ አይነት ጥያቄ ስለጠየከኝ አመሰግናለሁ።

በምን ሰዓት ትተኛለህ ብለህ ለጠየከኝ ጥያቄ? እኔ አብዛኛው ጊዜ ማታ ነው የምተኛው እንዲሁም አልፎ አልፎ ቀን በምሳ ሰዓት የተወሰነ ሰዓት ለአንድ ለአስራ አምስት ደቂቃ የእረፍት አደርጋለሁ። ከዛ በኋላ ቡና እጣና ወደ ስራ ቦታዬ ነው የሚሄደው። አንዳንድ ጊዜ ደግሞ ከአስር ሰዓት በኋላ እንዲህ ቅዳሜ ከሰአት በኋላ የምተኛበት አጋጣሚዎች አሉ ማለት ነው። በቀን እረፍት ማድረግ አስፈላጊ ነው። ናፕ ይባላል ያ በጣም ለአእምሮአችን በቀን ድካም ላይ ከሆን በመሳሳታችን የተወሰነች ሰዓት እረፍት ማድረግ ጥሩ ነው። እንዲሁም ሌሊት እንቅልፍ እንዳ እንዳናጣ አንድ ሰው ስምንት ሰዓት መተኛት አለበት የሚል ሳይንሳዊ ግኝቶች አሉ ማለት ነው። በቀን ስምንት ሰዓት መተኛት አለበት ከዛ በታች የማይተኙ ሰዎች በጤናቸው ላይ ከፍተኛ ጉዳት ስለሚያመጣ እንቅልፍ ለሰው ልጅ አስፈላጊ ነው እረፍት ያስፈልጋል። አብዛኞቹ ሹፌር እንደዚህ እንደዚህ አይነት ሙያ ያላችሁ ሰዎች ከፍተኛ የእንቅልፍ እረፍት ያስፈልጋቸዋል። እንቅልፍ በማጣት ብቻ ለመኪና አደጋ ሰዎችን ይዘው አደጋሚ ፈጥሮ ሰዎች አሉ። እነሱ አይነት እንደዚህ አይነት ሞያ ከፍተኛ ጥንቃቄ ያስፈልጋል ማለት ነው። እረፍት ያስፈልጋቸዋል ማለት ነው። አመሰግናለሁ።

ምን አይነት ሳሙና ትጠቀማለህ ብለህ ለጠየከኝ ጥያቄ ሶስት አይነት ሳሙናዎች እጠቀማለሁ። እኔ የምጠቀመው አንድ ለልብስ የተለየ ኦሞ እና የደረቅ ላርጎ ወይንም እጠቀማለሁ ማለት ነው። ለሰውነቴ ለገላዬ የምጠቀመው ደግሞ የገላ ሳሙና የሚባለውን ነው ጊቭ የሚባለውን ወይንም የተለያዩ አሉ እነሱን ነው የምጠቀመው። ለዕቃም የምጠቀመው አለ ለእቃ ማጠቢያ የሚጠቀመው የራሱን የቻለ የእቃ ማጠቢያ ላርጎ አለ። እሱ የተለየ ነው ሌላ ነገር ማጠብ አንችልም በሱ። እነዚህን ሳሙናዎች የተለያዩ ሳሙናዎች ለተለያየ አገልግሎት የሚውሉ ናቸው። ሁሉም የራሱ አይነት አለው ለሰውነታችን የምንጠቀመው ለልብስ አንጠቀመውም ለልብስ ማጠቢያ የምንጠቀመውን። ለሰውነታችን አንጠቀመውም እንዲሁም ለእቃ ተብሎ እንደ የራሱ አለው ማለት ነው። ስለዚህ ሁሉም የራሱ የሳሙና አይነት አለው ማለት ነው። ያንን ቆሻሻ ለማስለቀቅ የራሱ በኬሚካል የተሰራ በመሆኑ ልዩነቶቹን አንዱ ላንዱ ከማድረግ ለተፈለገለት አላማ ብቻ መጠቀሙ ጥሩ ነው ብዬ እገምታለው። ሳሙና መጠቀም በጣም ጥሩ ነው። ምክንያቱም ሰውነታችን ላይ ያለውን ቆሻሻ ማስወገድ ጥሩ ነው ያስፈልጋል ጤንነታችንን ለመጠበቅ ጽዳት አስፈላጊ ስለሆነ ንጽህና መጠበቅ አንድ የጤና መከላከል መርሃ ግብሮች ውስጥ አንዱ ነው። ይሄን ጥያቄ ስለጠየከኝ አመሰግናለሁ።

እኔ የምጠቀመው አይነት ቦርሳ በእጅ የሚያዝ በጀርባ ላይ የሚያዝ ማለት ነው ልብስ ለመያዝ የሚመች ማለት ነው እሱን አይነት ቦርሳ ነው። የተወሰነ ጊዜ ከእኔ ካለሁበት ቦታ ቤተሰብ ጋር ሄጄ ለመቆየት ስፈልግ ልብሴን እይዛለሁ። በዛ ያንንም የማደርገው አንድ ሳምንት ሁለት ሳምንት እንዲሁም እስከ ወር ድረስ የሚያቆየኝ ከሆነ በጀርባዬ የሚይዘው ቦርሳ እጠቀማለሁ ማለት ነው። ምክንያቱም እዛ ስለምቆይ ቦርሳ አጠቀማለሁ። እንደዚህ አይነት ቦርሳዎች እቃን እንዲሁም ልብሶቻችንን ለመያዝ የምንጠቀምበት ቦርሳዎች ናቸው። ቀለል ያለ ቦርሳ ነው ጥቁር ቦርሳ በጣም እወዳለሁ። ቀለል ያለ ቦርሳ በእጅ የሚያዝ ጀርባችንን የማይጎዳ ነው ማለት ነው። እሱን አይነት ቦርሳ ነው አሁን የምጠቀመው። አንደኛው ደግሞ የምጠቀመው ሀገር ውስጥ የተሰራ ከሌዘር ቆዳ የተሰራ ቦርሳ ነው። እሱን ነው የምጠቀመው። ሌላኛው ደግሞ ብር ለመያዝ የምንጠቀምበት ቦርሳ ነው። እሱን እንኳን አሁን ትቻለሁ። ምክንያቱም ኪሳችን ውስጥ የኋላ ኪሳችን ውስጥ አድርገን ያንን ቦርሳ ስንቀመጥ ባላንስ በመሳት የአቀማበጣችን ሁሌታ በማዛባት ዲስክ መንሸራተት የሚባል በሽታ ያመጣል በሚል እንደዚህ አይነት ኢንፎርሜሽን ስለሰማው። በአሁኑ ሰዓት የኪስ ቦርሳ መጠቀም አቁሜያለሁ ማለት ነው።

ከፀሀይ እንዴት ትጠበቃለህ? ብለህ ለጠየከኝ ከፀሀይ ነው የምጠበቀው ጥላ ቦታ በመቀመጥ እንዲሁም ጃንጥላዎች እንዲሁም የተለያዩ እንትኖችን በመጠቀም ኮፍያ በማድረግ የመሳሰሉትን በማድረግ ከፀሀይ መጠበቅ ይቻላል። ፀሀይ በተወሰነ መልኩ በአግባቡ በመጠኑ ካልተጠቀምነው በበዛ ቁጥር ለፊታችን የፊታችንን ገጽታ ያበላሻል ማለት ነው። ስለዚህ ፊታችን ላይ ከፍተኛ የፀሀይ ብርሃን ካረፈ የፊታችን ቆዳ የማጥቆር እንዲሁም ሊበላሽና ከለሩን ሊቀይርብን ስለሚችል ከፍተኛ ጥንቃቄ ያስፈልጋል ማለት ነው። ፀሀይ የሚከላከሉ ጃንጥላዎች ኮፍያ የመሳሰሉትን እንዲሁም በፀሀይ ሰዓት ጥላ ቦታ በመቆየት በመኪናዎች በተለያዩ በመጓጓዣ መሳሪያዎች በፀሀይ ሰዓት በነሱ መጓጓዝ እንደዚ እነደዚ አይነት ነገሮችን በማድረግ ከ ፀሀይ ብርሃን መከላከል ይቻላል ማለት ነው። ይህን ስለጠየቅከኝ አመሰግናለው።

እኔ የክላውድ ማከማቻ አልጠቀምም። እኔ የምጠቀመው ጎግል ድራይበር። የሚባለውን ነው የጎግል ምርት የሆነውን የተለያዩ ፋይሎች እንዳይጠፉብኝ እዛ ውስጥ አስቀምጣለሁ እንዲሁም የተለያዩ ፋይሎችን ለሰዎች ለመላክ ከፈለኩኝ በማስፈንጠሪያ እልክላችኋለሁ ማለት ነው። ጎግል ክላውድም ማከማቻ በጣም ጥሩ ነው። ብዙ ሰዎች ሲያወሩ ሰምቻለሁ። እነዚህ ማከማቻዎች ከኮምፒውተራችን፤ ከሞባይላችን፤ ከተለያዩ የምናስቀምጥበት ቦታ ነው። እንዳይጠፋ መረጃዎቻችን ተጠብቀው እንዲቀመጡ እንዲቀመጡልን ይረዳሉ ማለት ነው። ክላውድ ማከማቻ እንደዚህ አይነት ተግባርን በማስቀመጥ መረጃዎችን የሰዎች መረጃዎች እንዳይጠፉ የድርጅቶች መረጃዎች ከኮምፒውተራቸው እንኳን ቢጠፋ ከዛ የሚያገኙበት ሁኔታ አለ ማለት ነው። ስለዚህ ይሄ የክላውድ ማከማቻ ይጠቅማል ማለት ነው።

የዛሬ የአየር ሁኔታ ሞቃታማ ነበረ እኔ ባለሁበት አካባቢ እንደ በረሃማነት እንደሚቆጠር ቦታ ነው። በጣም ይሞቅ ነበረ ከጊዜ ወደ ጊዜ ዛፎች እየተተከሉ በመጡ ቁጥር ወደ ቀዝቃዛማ አየር ሁኔታ እየተቀየረ ይገኛል። ግን እኔ ባለሁበት ሀገር ሶስት ወቅቶች አሉ። በነዛ ወቅቶች ውስጥ አሁን እኔ ያሉበት ወቅት ሞቀታማ ነው። ወደ ሙቀት የሚሄድበት ጊዜ ስለሆነ ዛሬ በጣም ሞቃታማ በመሆኑ ምክንያት። ቀኑን እንቅልፍ ይዞኝ ከሰአት በኋላ ስተኛ እንደዋልኩህ በሙቀት ምክንያት ነው የተኛሁት። ሙቀት አልፎ አልፎ ስራችንን በአግባቡ እንዳንሰራ ይደክመናል እንዲደክመን ያደርገናል ማለት ነው። አየሩ በተቀያየረ ቁጥር የኛ የጸባያችንም ይቀያየራል ማለት ነው። ይደክመናል ወይ ደግሞ ሲበርደን። ሰውነታችን ከበፊት በነበረው እንደፈለገ መሆን አይችልም ማለት ነው። ስለዚህ የአየር ሁኔታ በተቀያየረ ቁጥር የኛም ፈጣንነት ቀልጣፋነት ሁሉ ይቀንሳል ማለት ነው። አመሰግናለሁ።

ስራዬ አድካሚ አይደለም አብዛኛው ጊዜ የእኔ ስራ በማኔጀር ትምህርት ደረጃ የሚሰራ ስራዎች ናቸው። እንዲሁም የርቀት ትምህርት ስለሆነ አብዛኛው ጊዜ ያሉን ተማሪ ቁጥሮች አነስተኛ በመሆናቸው። በአራት ወር አንዴ ተማሪዎች መጥተው ቢሮ ድረስ ይመዘገባሉ ከተመዘገቡ በኋላ አራተኛው ወራቸው ላይ ለፈተና ይመጣሉ። እኔ ማድረግ ያለብኝ በቴሌግራም ላይ ማንኛውንም ማስታወቂያ እዛው ባለሁበት ቦታ ሆኜ እቤትም ሆነ በቢሮ ሆኜ ያንን ማስታወቂያ ለጥፍላችኋለሁ ተማሪዎች። በፈተና ቀን ብቻ ይመጡና ይፈተናሉ ይሄ በጣም ቀላል ስራ በመሆኑ። እኔ በአብዛኛው ጊዜ የስራዬ አያጨናንቀኝም የሚያጨናንቀኝ ስራ አይነት አይደለም። ስለዚህ የተለያዩ ስራዎችን በትርፍ ጊዜ ስራ ቦታም ሆነ በቤቴ ባለውበት በመስመር ላይ የሚሰሩ ስራዎችን በመሞከር እውላለሁ ማለት ነው። አመሰግናለሁ።